በእኔ እንግሊዙ ነገር ነው ቆይ የቀኑን ስትል ጊዜ እጠጣለሁ። የሆነ ሽታ ብቻ ነው የሰሰተኝ በቤታችን ባለሙያ እናዘጋጃለን። በመጀመሪያ እናነሳዋለን ከዚያም ፈጨዋለን። ጀበኖች ጠና ፈላለልን ጎቴን ይመጣው አብረን ጠጣልን ቡና መጠጣት እረፍት ማግኘት ነው። ይኸውና ሽታ ቤት ሁሉ ይሞላል። ይሄን ጊዜ በጣም እወጣለሁ ያለበት ያንተው የለተ ለት ነው

ባዓል ስመጣው ሁሉን ደስታ ይሆናል ቤተሰብ ሁሉ ይሰበሰባል። አዳዲስ ልጆችን እንገዛለን ጽጌሬዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበቦችን እናስቀምጣለን ጎረቤቶች እርስ በርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን አገራዊ ዘፋኖችን የቤተክርስቲያን ደውል ይሰማል ሁሉም ሰው በረከት ይለዋወጣል ያ የበአል ጊዜ ነው። በአዓላት ህይወትን ይሞላሉ

የልደት ቀኔ ይቀርባል ትንሽ አካባበር ማድረግ እፈልጋለሁ ጓደኞቼማ ልጋብዝህ እያሉ እያሰብኩ ነው። ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው ምርጥ መጠጦችና ምግብ ማዘጋጀት ያስፈልጋል። እስካዘዘመህ ለማዘጋጀት አለብኝ ማስተዋልና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ ይሄን ቀን ልዩ ማድረግ እፈልጋለሁ። ከሰዎች ጋር ማክበር ደስ ይለኛል እድሜ ክብር ማግኘት ያስፈልጋል

ፀጉሬን ለመቆረጥ ጊዜው ደርሷል በየወሩ እሄዳለው መስተካከል ያስፈልጋል። የፀጉሩ አስተካካይ ጥሩ ምናምን ምን እንደምፈልግ ታውቃለህ እንደዚህ አዲስ ቴን እሞክራለሁ እና ታጣዋለሽ ከዛ ትቆጣዋለሽ በምሽቱ እመለከታለሁ። በዚህ ቪዲዮ ሺፍ ሺፍ ልጅ እየታደሉ ናቸው ለአችንም እናናገርግራለን ስለ ህይወት እናስራን። አላስብም ጊዜ መረቀቅ ነው። ከዛ ፀጉሩ ደስ ይለኛል ንጹህ እና መስተካከል ተሰምቷል

የልደት ቀኔ ቀርብዋል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼም ልጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ ምንዕልባት ቤት ውስጥ ይሻላል ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። መጠጦችንና ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ማዘጋጀት አለብኝ። የማስተዋልና ቀለማትን መግዛት እችላለሁ ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይሄን ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል እድሜዬን ክብር ማግኘት ያስፈልጋል